መስኮትህን ክፍት ትተዋለህ ነው? መስኮት ቀን ቀን አየር እንዲገባ ክፍት የደረገ የቤቱ መስኮት ክፍት ይደረጋል። አዳር ግን ይዘጋል ምክንያቱም የግድ ስለሆነ አዳር ይዘጋል። ቀን ቀን ግን ክፍት ይሆናል። አየር እንዲገባ ቀዝቃዛ አየር ሙቀት ሲሆን ማለት ነው። ስለዚህ መስኮትን ክፍት አደርጋለሁ

የምትወደው መክሰስ ምንድነው? መክሰስ ላይ እኔ ብዙን ጊዜ እምወደው ሩዝ እወዳለሁ። ፓስታ መኮረኒ ቀለል ቀለል ያሉ ምግቦችን እመገባለሁ። እንደውም ደግሞ ፍርፍር ስጋ ፍርፍር ነገሮችን እንዲሁም ፈሳሽ ነገር እንደ ሾርባ የመሳሰሉ። ምግቦችን እወዳለሁ።

ማደንዘዝ ትወዳለህ ነው የሚለው? አዎ አልፎ አልፎ ማደንዘዝ ቁጭ በምል ሰዓት ለብዙ ጊዜ በአንድ ጎኔ። ይደነዘዝል ግን ያን ያክል ውዴታ ሆኖ ሳይሆን በአጋጣሚ በሚፈጠር ሁኔታ ነው ሆን ብዬ ምናምን አይደለም። ስለዚህ ማደንዘዝ ብተወስነ መንገድ እጠቀማለሁ።

የምትወደው መጠጥ ምንድነው? ነው እኔ የማዘወትረው ብዙ ጊዜ ውሃ ነው። ውሃ በቃ ለማንኛውም ነገር ለኩላሊትም ለሆድም ነው ሁሉም ነገር ጥሩ ነው። ሌሎች ያልኩን ነገሮችን ምናልባት አልፎ አልፎ አንድ አንድ ጊዜ ወይን ልጠጣ እችላለሁ። ከዛ ውጪ ቢራ ምናምን ምናምን ብዙ አልጠጣም። ውሃ ነው እኔ በብዛት የምወደው መጠጥ ምንድነው ነው ውሃ ነው። አልፎአልፎ ለስላሳ ነገርም አንዳንድ ጊዜ ልጠቀም እችላለሁ። አብዛኛውን ጊዜ ግን በጣም የምወደው ውሃ

ማታ ምን አይነት ድምጽ ትሰማለህ? ማታ እንግዲህ ብዙን ጊዜ ከተማ አካባቢ ላይ የመኪና ድምጽ እሰማለሁ። ሲሄድ ሲሄድ ሲሄድ ሲመጣ መኪና ድምጽ እሰማለሁ ሁለተኛ ደግሞ ሆቴሎች። እነዚህ የምሽት ቤቶች ሙዚቃ የረቀቁ ሙዚቃ ምሽት ቤት ሙዚቃው ይሰማኝም። ወደ ገጠር ከሄድኩ ደግሞ የጅብ ድምጽ ጅብ የጅብ ድምጽ እሰማለሁ። አልፎ አልፎ ቅጠል ስሄድ።

በብእር ወይስ በእርሳስ ትጽፋለህ? እኔ የምጽፈው በሁለቱም እጽፋለሁ በብእርም በእርሳስም እጽፋለሁ። ስለዚህ በእርሳስ ቀደም ብሎ በልጅነትም ጊዜ በደንብ እፅፍ ነበር። አሁንም እጽፋለሁ። በብእርም እፅፋለሁና በሁለቱም ነው የምጽፈው በሁለቱ በብእርም በእርሳስም እጽፋለሁ።

የምትወደው ፊልም ምንድነው? ነው የሚለው የምወደው ፊልም ብዙን ጊዜ ተከታታይ ፊልሞችን ብዙ ጊዜ እከታተላለሁ እወዳቸዋለሁ። እነዚህ ሳምንታዊ የሆኑ ፊልሞች አሉ። ለምሳሌ የነ በስንቱ የነ በስንቱም እንደገና ሌሎች ሰዋሰው የሚባሉ ሌሎችም አሉ። እነዚህ እነዚህን እወዳለሁ።

ብዙ ትንሽ ሳለህ ነው የሚለው ብዙ ጊዜ ትንሽ እንዳለው ያው እንግዳ የተለያዩ ቤተሰብ ላይ ሆኜ የተለያዩ ጨዋታዎች እጫወት ነበር ጓደኛ ነበሩኝ። ኩያ። በቃ የተለያዩ ጨዋታዎችን ስፖርታዊ ኳስ የጨረቅ ኳስ እየገዛን ኳስ እንጫወት ነበር እግር ኳስ። ትራይ ፋሽኩ ጨዋታዎች የሚባለው ጉብጣ ጉብጣ የሚባለው አሉ እና እነሱ እሱን ሁሉ እጫወት ነበር። ብዙ ትንሽ ሳለ።

በምሳ እረፍትዎ ምን ያህል ጊዜ ነው? ነው። የምሳ እረፍትዎ የምሳ እረፍቴ አንድ ሰዓት ነው። ከስድስት ተኩል እስከ ሰባት ተኩል። ስለዚህ ስድስት ተኩል እወጣለሁ። ከዛ ሰርቪስ ይዠ ወደ ቤት እሄድና ቤት ላይ ምሳ እበላና ከዛ በኋላ እንደገና ለሰባት ተኩል ለመድረስ ወደ ስራ ለመግባት እሄዳለሁ ማለት ነው። እና አንድ ሰዓት የምሳ እረፍት አለኝ።

መጠጥ ውሃን ከየት ታገኛለህ? ነው እንግዲህ የመጠጥ ውሃን በከተማ ቦታ ብዙ ጊዜ ከቧንቧ ነው። ቧንቧ ይዘጋጃል በቧንቧ ውሃ ይመጣል እ እንጠጣለን። እ ከዛ ውጪ ደግሞ የሽግ ውሃ ሃይላንድ በየሱቅ እናገኛለን። እሽግ ውሃ ከፋብሪካ እሱን እንጠቀማለን። ገጠር አከባቢ ደግሞ ከምንጭ እንጠቀማለን።

የቤትህ ጣራ ምን የተሰራ ነው ይላል? የቤቴ ጣራ በእንጨት እና በቆርቆሮ የተሰራ ነው። ከዛ በታች ደግሞ በጂምሰን የተሰራ ጣራ ነው። ስለዚህ በእንጨት ተዋቅሮ በቆርቆሮ የተመታ ከዛ ኮርኒስ ደግሞ ጅብሰን የሆነ ነው። ስለዚህ እንደዚህ ነው የቤቴ ጣሪያ።

የድምጽ መልእክት ትልካለህ አዎ ግድ በቴሌግራም ዋትሳፕ በኤሞ በእነዚህ በእነዚህ የድምጽ ምንም ልካለሁኝ እና በተለያየ ከጓደኛ ጋር ከቤተሰብ ጋር ከተለያዩ ነገር ጋር የምንገናኝበት አንዱ ስለሆነ። የድምጽ መልእክት እልካለሁ።

የስራ ልብስ ትለብሳለህ ነው ሚለው አወ በስራ ቦታ በመሄድ ሰዓት የስራ ልብስ እለብሳለሁ። ከዛ ደግሞ ስመጣ እቀይራለሁ። እና የስራ ልብስ ግድ ነው ምክንያቱም መለየት አለበት። የልብስ ሁኔታ የስራ ልብስ። የቤት ልብስ ያዳር ልብስ። የተለያየ ተብሎ መከፈል አለበትና የስራ ልብስ እለብሳለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው? እንግዲህ ወደ ገበያ ቢያንስ ከተማ ቦታ ነው ያለሁት እንደው በገበያው አካባቢ እጣለሳለሁ ስፈልግ ገለል ልል እችላለሁ። ግን በቋሚነት ቢያንስ በሳምንት ሁለት ጊዜ ገበያ እሄዳለው። አንደኛ ለቤት እንደ አንድ ለቤት ነገሮች የሚሰሩ ነገሮችን ለመግዛት። ሁለተኛ ደግሞ ግድ ገበያ ሲባል እንግዲህ ሱቅም ከሆነ ሱቅም አለ ሱቅም እቆማለሁ። እና እንደው ለገበያ ከሆነ ግን ቢያንስ በሳምንት ሁለት ቀን ሶስት ቀን።

ምን ያህል ጊዜ ስብሰባ ታደርጋላችሁ? ነው የሚለው ስብሰባ አልፎ አልፎ ቢያንስ በሳምንት በሁለት ሳምንት እናደርጋለን። በወር ውስጥ ቢያንስ ሁለት ጊዜ ቢያንስ ሁለት ጊዜ በወር ውስጥ ስብሰባ እናካሂዳለን። ለማንኛውም የተለያዩ ችግሮች ሊያጋጥሙ ይችላሉ። እነዛን ችግሮች ለመፍታት በጎችን ለማጠንከር በሳምንት በወር ሁለት ጊዜ እንሰባሰባለን።

ብስክሌት ትጋልባለህ ወይ? አዎ በደንብ እጋልባለው እችላለው ነዳለው አሁንም አለኝ። ከፌርማታ ፌርማታ እነዳታለው። እና ብስክሌት ወሳኝ ነው። ለስራም ፈጥኖ ለመሄድ ነዳጅ አትል ምን አትል? ነገሮችን አጠራርብራት። ለብቻህ ብትሆንም ብስክሌት እጋልባለው እነዳለው።

ሌሎችን ማበረታታት ትችላለህ? አዎ፣ እችላለሁ ምክንያቱም በተለያየ ምክንያት ሰው ነንና ልንወድቅ እንችላለን እንደዛ የወደቅን ሰዎች ደግሞ ጓደኛም እምትለው ወይም ማንኛውም ሰው ያን ማበረታታት አይዞህ፣ አብሼር፣ ጥሩ ነው፣ ጠንክር፣ ጥሩ ስራ የሰራ ያለም ሰው ካለ ያንን ሰው ማድነቅ፣ ማበረታታት በዚህ ቀጥል እላለሁኝ እና ማበረታታት እችላለሁ።

እሳት ለማንደድ ምን ትጠቀማለህ ነው? ብዙ አይነት እጠቀማለሁ ክብሪት። አለ ክብሪቱን። የተለያዩ ቀጫጭን እንጨቶች አደርግና በክብሪት እጭርና እሳትን ወደ እሳቶች ወደ እንጨቶች ወስጄ አነዳለሁ። ወይም በተለያየ ፌስታል በወረቀት በካርቶን በእንደዚህ የተመሳሰሉ ነገሮች። እሳት እንዲህ ለማንደድ እጠቀማለሁኝ። እና እንጨት እጠቀማለሁ።